መዋኘት ትችላለህ? ነው ለምለው አዎ መዋኘት አችላለኝ ልጅ አያለን ነው ማለት ልጅ ያለው መዋኘት የጀመርኩት ማለት ነው እሱን የጀመርኩት እንዴት ነው? ውሃ ወራጅ ወንዝ ወራጅ ወንዝን እንገድባለን እንገድባለን ሲል ድንጋይ ምናምን ከማምረን እዛ ውሃ እንዳያልፍ ይሄ ደግሞ በክብጠቱ አሸዋ ምናምን እንሞላለን ከሞላን ቦኋላ ከዛ ውሃ ይታቆራል ማለት ነው። በዛ ላይ እንግዲህ መዋኘት ነው የጀመርነው እና ሲጀመር እንግዲህ በጣም ማለት ጥልቅ በሆነ ቦታ መጀመሪያ እንመርጣለን ያን ደግሞ በጣም ረጅም ቦታ ሄደን ውሃውን ያው ከተለያዩ ቦታ ድንጋዮችን ምናምን አምጥተን እንገድባለን ማለት ነው። ውሃውን ከገደብን ቦኋላ ውሃ እዛ ላይ ጥልቀት ያለ ቦታ ይፈጠራል ከዛ መዋኘት እንጀምራለን ማለት ነው። አብዛኛውን ጊዜ ክረምት አካባቢ በጣም ውሃ ስለሚሞላ እንግዲህ ክረምት ነው ለመዋኘት በጣም የሚመቸው በክረምት ነው ክረምት በጣም ውሃውም እንትን ነው ይሄ ደግሞ ውሃውን ይይዛል እኛ አሁን ጥንቃቄ ምናምን ካስቀመጥን ውሃውን ውሃው ተይዞ ስለ እዛው ስለሚቆይ በቃ በጣም የሆነ የውሃው ግፊት አለ በዛ ላይ እኛ ደግሞ ውሃውን ገደብናል እንግዲህ ፉአ ፍሽ ብለን እየዋኘን እንግዲህ አድርገናል ያው ከጓደኞቼ ጋር ማለት ነው። አሁን አሁን ደግሞ ገንዳ እንግዲህ ሰው ሰርቶ ወይም ከተማ ሆቴል አካባቢ ከሆነ ገንዳ አለ በገንዳው ላይ እንግዲህ ሰው ይዋኛል ዋኛ ምናምን መለማመድም ካስፈለገ እንደዛ ይለማመዳል። እኛ እንግዲህ የለመድነው ኩብ በወራጅ ወንዝ ላይ ማለት ነው ወራጅ ወንዝ በጣም ትላልቅ ወንዞች ናቸው አንግድህ ትንሽ አይባሉም። ስንዋኝ እንግዲህ ብዙ ነገሮች አሉ ድንገት አባብ ሊያጋጥም ይችላል ይሄ እንትን አዞም አለ የተለያዩ እንስሳት ማለት እንግዲህ ሰውን የሚጎዱ እንትኖች አሉ አሁን ይሄ ግንጥ ግንጥ አሁን ለምሳሌ በየድንጋይ ስር አይጠፋም። ለዛ እንግዲህ አየተጠነቀቅን ይሄን ያህልን አንደኛው እግዚአብሔርን ነው የምጠነቀቀው በርግጥ እኛም ራሳችንን ጠብቀን አይደለምና እግዚአብሔር ጠብቀውን ለዚህ አደርሰውናል ለሱ ክብርና ምስጋና ይግባ ቀጥሎ ደግሞ እንግዲህ እያንዳንዱን እንቅስቃሴ የምናደርገው እኛ ልጅም ስለሆንን አናውቅም ምን እንደምፈጠር ማለት ነገ ምን እንደምሆንም አናውቅም ስለዚህ ለጨዋታ እና ለዋና ብቻ ነው እንግዲህ አየተሯሯጠን ሄደን እንግዲህ ዘለን የምንገባ ውሃ ውስጥ ማለት ነው። እና ውሃ ውስጥ አንዳንድ ማሳ አሁን እኛ ስንሄድ ወራጅ ወንዝ ስለሆነ ጎን ለጎን የሰው እርሻ ማሳ ነው። እርሻ ማሳ ስለሆነ እንግዲህ የእርሻ ማሳ ባለቤቶች እንዳንዋኝ የተለያዩ እንትኖችን ይጠቀም አንዴ እንደውም የገጠመኝ ምንድነው እኔም ባይሆን አንዳንዴ መጓደኞቼ የደረሰው ሰውዬው በውሃ ውስጥ የተለያየው ነገሮችን ጨምሮ ሰው እንትን እንዳይዋኝ የምወጋው ነገር ጨምሮ ምናምን ዳሩን ምናምን ከቦ ነበር ከዛ እኛ ዳሩ ላይ ያለውን አንስተን ውሃ ውስጥ ሲንገባ ውሃ ውስጥም ነበር እና በጣም በአሾክ የተጎዳ ልጅም አለ እንደዚህ ተወግቶ ማለት ነው። እና ያ ያ በጣም የሚያስጠላ እንትን ነው ግን አንዳንዴ ሰው በራሱ ለራሱ ፍላጎት ሲባል እንዲህ የሚያደርግ ነገሮች አሉና ያ ልክ አይደለምና እርሻም የሚሰሩ ሰዎች እንዲህ አይነት ነገሮችን ከእንትን ለራሱ ጥቅም ሲባል የኛን ማለት የኛ እንዳንዋኝ አንዳንዱን ነገር ሲያረጉ ነበር ማለት ነው ያ አግባብ ያለውን ነገር ስላይደለ እዲህ አይነት ነገሮችን ሰዎች ባያደርጉና እንትን ባይሉ የመከራል እና ሶ እንትን ብሎ

ከልጅነት የምትዘክረው ነገር አለ? አዎ ከልጅነት የምዘክረው ነገር ብዙም ባይኖርም አንዳንዴ የምዘክራቸው ማለት ማወራቸው ነገሮች ይኖራሉ። አሁን ልጅ እያለሁ በልጅነት የምሰራቸውን እና አሁን አድጌ የምሰራቸው ነገሮች የተለያዩ ናቸው። ልጅ እያለው የማደርገውን ነገር አሁን አላደርግም። ለምሳሌ ልጅ እያለሁ ተደብቄ ኳስ እጫወት ነበር፣ ተደብቀን ከልጆች ጋር ድብብቆሽን እንጫወት ነበር። ከጓደኞች ጋር የተለያዩ ቦታዎች ተደብቀን እንሄድ ነበር። ይሄ ሁሉ ማለት ምንሰራቸው አንዳንዱ ነገሮች አደጋም ያለበት ስለሆነ ሁሉንም ነገር ለቤተሰብ ሳንናገር ነው የምንሄደውና የምና፣ ምንስራው ያ በጣም ከባድም ነበርና ልጄ ያለን የምናደርጋቸው ከባባድ ነገሮች አሉ። ልጄ እያለን አሁን ወደ ጫካም ሄደን የአንዳንድ ነገሮችን ከጫካ የምበሉ ነገሮችን ለመብላት ወደ ጫካ እንነዳለን። ይሄ ሸርተቴ አይነት የጨዋታዎችን አሁን ከዳገት ላይ እንሮጣለን። ከዳገት ዝላይ ምናምን አደርጋለሁ። ያ ሁሉ ከባድ ነው። ልጄ እያለን የማደርገው ነገር እና አሁን የማደርገው ነገር የተለያየ ነው። አሁን የእያንዳንዱን ለማድረግ አንድን ነገር አስቤ አቅጄ መስራት ያለብኝን ነገር ነው ምሰራው። ልጅ እያለው ግን ሁሉንም ነገር ሳልሰራ አላልፍም፣ ማለት ሳልነካ። ጠዋት አሁን ከቤት ከወጣው ማታ ለመተኛት ነው የመጣው። ቀን ሙሉ የትም ሲዞር ስዟዟር ኳስ ሲጫወት የፈለኩትን ነገር ሆኜ ውዬ ማታ ለማደር ወይ ለመተኛት ወደ ቤት ነው የምመጣው። የዛኔ እንግዲህ ቤት ውስጥ ያው ባጠፋው ቀን ባጠፋው ጥፋት እንግዲህ ግርፊያ ልንኖር ይችላል። ያደረኩት ነገር እንግዲህ ቅጣት ይጠብቀኛል ማለት ነው። ያን ቅጣት በተገቢው ሁኔታ እንግዲህ እቀጣለሁ፣ ማታ እንግዲህ ያው እያለቀስኩኝም ቢሆን ነው እንዴ እንቅልፍ እንትን ብዬ ጠዋት እንግዲህ ያው ያን ማካከሻ ስራዎችን እሰራለሁ። ከዛ ትንሽ እንትን አልኩኝ ወደ ጨዋታ እሄዳለሁ ማለት ነው። እና ብዙኛውን ጊዜ ልጄ አለን ጨዋታ እናበዛለን። ሆኖም ግን ቤት ውስጥ አንዳንዴ የሚሰሩ ስራዎችንም እያገዘን ጨዋታዎችንን እንጫወታለን። አሁን የምታገዙ ቤቶች የምታገዙ ብዙ ስራዎች አሉ። አሁን ለምሳሌ ቤት ውስጥ ቡና ማፍላት አንዳንዴ የሚሰሩ ሴት፣ የሴት ቤት ውስጥ ሴቶች የሚሰሩትን ስራ አንዳንድ ማገዝም አስፈላጊ ነገር ነው። ውሃ ከለለ ውሃ ማምጣት፣ እንጨት ከሌለ እንጨት ለቅሞ ከየትም ቢሆን ማምጣት ያን ሁሉ የማደርገው አሁን ለምሳሌ ልጅ እያለው ነው ማለት ነው። ልጅ እያለ ማንም ሰው ያን ነገር ቤተሰብን ለማገዝ የሚሰራውን ስራ ነው የሚሰራው። እና አንዳንዴ ልክ ያልሆኑ ቅጣቶችም ይጣላሉ። ምክንያቱም አንዳንዱ የሚሰሩ ማለት የሚደረጉ በልጆች ላይ ሚካሄዱ ነገሮች ልክም አይደለም። አሁን ከአቅም በላይ ስራ ምናምን የሚያደርጉ ቤተሰቦችም አሉ። ይሄ አግባብ እና አግባባዊነት የሌለህ፣ ልጅ ያለ እንግዲህ ሰው ከአቅምቱ በላይ መስራት የሌለበትን ነገር የሚያዙ ሰዎች አሉ። ይሄ አግባብ አይደለም። አሁን ልጅ ማደረግ የምችለውን ነገር ነው ማለት መታዝዝ ያለበት። ከአቅሙ በላይ ስራዎችም እንዲሰራ ከአቅሙ በላይ ሸክሞችን እንዲሸከም ማድረግ፣ ይሄ በህግ ያስቀጣል ማለት ነው። በህግ ስለሚያስቀጣ አንዳንዱን ነገር የህግን ተከትሎ ማድረግ አለብን። በዚህ ዘመን እንግዲህ እንዲህ አይነት ነገሮች ባይኖሩም ግን አንዳንዴ ሰው ቤት የምኖሩ፣ የምኖሩ ልጆች ይሄን ያህል ተጽኖ ማለት እንዲህ አይነት ችግሮች እንደሚያጋጥሙ ይስተው ማለት ይነገራል።

ማታ በምን ሰዓት ምግብ ምናምን ትመገባለህ? ምግብ ምመገበው ማታ እስከ ሶስት ሰዓት እራት እስከ ሶስት ሰዓት እራትን እበላለሁ። ከዛ በኋላ እንግዲህ ምግብ ውሃ ልጠጣ እንችላለን ማለት ነው። ተነስቼ ውሃ ምናምን ልጠጣ እችላለሁ እንጂ ምግብ እኔ እስከሚነጋ ሶስት ሰዓት አራት ሰዓት ምግብ አልበላም ማለት ነው። ቁርስ ካገኘሁን ሁለት ተኩል ሻርፕ ወይም በጠዋቱ እበላለሁኝ። ካላገኘሁ ደግሞ እስከ አራት ሰዓት ሶስት እኩል እስከ አራት ሰዓት ባለው ቁርስን ማግኘት ግድ ይላል ማለት ነው። ከዛ ቁርስ ካገኘሁ በኋላ ወደ ስራ እገባለሁ። ስራ እየሰራሁኝም ብሆን ቁርስን ያው መብላት እችላለሁ ማለት ነው። እና ቁርስ ከበላሁ በኋላ ደግሞም ምሳ። ማለት ስራ ላይ ሆኜ ስራን ከሰራሁኝ በኋላ የጠዋቴን ክፍለ ጊዜ በስርዓት ከጨረስኩኝ በኋላ ለምሳ እወጣለሁኝ ምሳዬን ከበላው ቡና ምናምን ከጠጣሁ በኋላ እንደገና ደግሞ ወደ ስራ እገባለሁ። ያን ስራ ስርቼ ከጨረስኩኝ በኋላ ቤት ተመልሼ ትንሽ ናፕ አደርጋለሁኝ ማለት ነው። ከዛ ካረኩኝ በኋላ ያው እራት ይሰራል እራት ከቀማመስኩኝ በኋላ ተመልሼ ደግሞ ወደ ስራ እገባለሁ። ከዛ ስራ እየሰራሁኝ ማታ ማታ አካባቢ እንቅልፍ ሊመጣ ስለሚችል እንቅልፍን እንተኛለን ከዛ እንቅልፍን የተወሰነ ሰዓታት ከተኛሁ በኋላ እነሳና ወደ ስራ እገባለሁ ማለት ነው። እና እንደዛ እያልኩኝ እራት አንድ ጊዜ ነው የምመገበው እንጂ ተመላልሼ የምመገብበት ሂደት የለም። ድንገት ባለቤቴ ምናምን ወይም ሴቶች ርጉዝ ከሆኑ ማታ ድንገት ሊርባቸው ስለሚችል ተነስተው ምግብ ሊመገቡ ይችላሉ ሴቶች ማለት ነው። ስለዚህ ሴቶች ይርባቸዋል ማታ ማታ ለዛ የሚሆን ምግቦችን ምናምን ማዘጋጀት። ምግብ መብላት ማታ ማታ ምናምን ሊፈልጉ ይችላሉ ስለዚህ ምግብ ምናምን ማታ ይሰራል ማለት ነው። ሴቶች ማለት እርጉዝ ከሆኑ ግን ኖርማል ሴት ምናምን ከሆነች ኖርማል ሴት ስል እርግዝና የሌለባት ሴት ከሆነች ማታል ላተረብ ስለሚችል ብዙም እንዲህ አይነት እንትኖች አይፈጠሩም። እና ለዛ የምሆኑ እንትኖችን አሁን ማዘጋጀት ወይም እንትን ማለት በጣም ብዙም አስፈላጊ አይደለም። ለዛ እርጉዝ ሴት ካልሆነች በስተቀር ወይም ማታ ማለት ቀን ምሳ ምናምን ሳይበላ የታመመ ሰው ምናምን ካልሆነ በስተቀር ማታ ተነስተው ምግብ ምናምን ለመብላት የሚቸገር ማለት ያስቸግራል ብዬ አላምንም። እና ማታ የሚያስቸግሩ ህፃናት ድንገት ካሉ ራስና ስናን ድንገት ካለች እርግዝ ከሆነች ድንገት የሚታመም ሰው ካለ ቀኑ ቀኑ ሳይበላ ውሎ ማታ ምግብ አሰኝቶኛል የሚል ከሆነ ማታ ግድ እራት ወይም ማታ አሙቆም ማዘጋጀት ግድ ይላል ማለት ነው። ማታ ከተዘጋጀ በኋላ እራት ምናምን እንግዲህ ከበላው በኋላ ይተኛል። ከተኛ በኋላ እንግዲህ ንጋት ላይ ጠዋት ተነስተው ያው ቁርስንም ይበላል ከዛ ቁርስ ከበላ በኋላ እንግዲህ የሚታመም ሰው ካለ እንግዲህ ወደ መድሃኒት የሚወስድበት ሰዓት ድንገት ሊኖር ይችላል። እና እንደዛ የዋለ ጊዜውን ያሳልፈዋል ማለት። በተለይ ህፃናት ምናምን ከሆኑ በየሰአቱ በየደቂቃዎች ምግብን ለእነሱ ማቅረብ። ህፃናት መመገብ አለባቸው።

ስለ በልጅነት ምኖረውም ቤት ንገረኝ? ስለኝ ልጅ እያለው ምኖሮው ገጠራማ አካባቢ ነው ገጠራማ አካባቢ ስል መብራት የሌለበት ውሃ የሌለበት መንገድ የለበት። እንኳን መክና ራሱ እኔ መክና የሚባለው ነገር ያየሁት ከሰባት አመት ማለት በሰባተኛ አመቴ ነው ማለት ነው። እና ልጅ እያለሁ የተወለድኩበት ቦታ በጣም መብራት እስካሁን ድረስ ያልደረሰበት ስለሆነ አሁንም በጣም ከባድ ነው ማለት ነው። እና መብራት ኔትወርክ በቃ መስረተ ልማት የሚባለው ነገር አጠቃላይ ያልደረሰበት አካባቢ ነው። እና እንግዲህ ይሄ እንዴ ኢትዮጵያ አጠቃላይ እንዲህ አይነት ገጠራማ አካባቢዎች አሉ። እና ለየት የሚያደርግ በርግጥ ነገር ምንም ነገር የለም ግን መድረስ ባለበት ሰዓት ላይ ምን ኔትወርክ እና መብራት ምናምን ቢደርስና እንትን ቢደረግ በጣም መልካም ነው። እና አሁን መንግስት በያዘው አቅጣጫ የአንዳንዱን የገጠር ከተየገጠር ኮሪደር ተብሎ እንዲህ አይነት ልማቶቹ እንዲሰራ የሚያደርግ መንግስት ስለሆነ በጣም ጥሩ ብዬ ነው እኔ በራሴም ማአስቦና መንግስት አሁን ይሄም ሀላፊነቱ በመንግስት ላይ የምወርድ ነገር ነው። ምክንያቱም መስረተ ልማት ህዝቡ በራሱ ማሟላት አይችልም ካልሆነ ደግሞ ወይም የቤት ሬድዮ ድርጅቶች ምናምን በራዲዮ ተራዲዮ ድርጅቶች ካልታገዘ በስተቀር ካልሆነ መንግስት ራሱ ካልደገፈ ወይም ካልሰራ በስተቀር ህዝብ ብቻውን መስራት የምችልበት ነገር አይደለም። ጅብ ግድ ቢችል ቢችል መቆፈርን እንጂ ማሽኖችን እንትን አድርጎ አስመጥቶ ማስቆፈር የምችለው መንግስት ነው ማለት ነው። ስለዚህ መንግስት እንደ መንግስት ራሱን ሚና መጫወት አስፈላጊ ነገር ነው። እንደዚህ ገጠራማ አካባቢዎች አሁን መንገድ ኔትወርክ ውሃ መስረት ሊማት አጠቃላይ ማለት ነው ማድረግ የሚችለው መንግስት ነው። ስለዚህ ልጅ ያለውበት ማለት ልጅ ያለው የተወለድኩበት ቦታ እና አሁን ያልነውበት ቦታ በጣም ይለያያል። ምክንያቱም በተወለድኩበት ቦታ እንዲህ አይነት መሰረት ልማቶች እንኳን ኔትወርክ እንኳን በጣም እንግዲህ ከቱል ጂ በላይ አያልፍም መሰለኝ እና ያ በጣም አስቸጋሪ ነገር ነው። ይሄ መብራት የለም። ውሃ ይሄ የንጹህ ውሃ መጠጥ የለም ወራጅ ውሃ ነው። ሚጠቀሙት እና ይሄ ይሄ በጣም አስቸጋሪ ስለሆነ መንግስትም እንደ መንግስት ማየት ያለበትን ጉዳይ አይቶ ምላሽ መስጠት አለበት በየገጠሩ ማለት ነው። ምን ላይ ኢትዮጵያ ላይ የተለያየ ገጠራማ አካባቢዎች አሉና ለእያንዳንዱ መስረት ልማት የማድረስ ስራ በመንግስት ቢሰራ በጣም ጥሩ ነገር ነው። እና እንዲህ አይነት ነገሮችን አሁን ለምሳሌ መልካም መልካም የሆኑ ነገሮችን የሚደግፉ ድርጅቶቹም መኖር አለባቸው አሁን መንግስት ብቻውን ይሄንን ማዳረስ ሊከብድ ይችላል። እና ለዚህ አንዳንዴ ተራዲዮ ድርጅቶቹ እኔ እንዲህ አይነት ነገሮችን አግዞ ሰው የሰው ልጅ እንግዲህ የሰው ልጅ ነው እዛ ህዝብን አለው እና ህዝብን ለመርዳት ቆርጦ እነሱም መነሳት አለባቸው እና ጥቅምን ብቻ የሚያሳድደው የለም መሆን የለባቸውም። ስለዚህ መንግስት የመንግስትን ስራ እነሱም ደግፎ ከመንግስት እገዛ የሚያስፈልግ ነገር ካለ እገዛን መጠየቅ የሚያስችሉ ሁኔታዎቹ ላይ እገዛን መጠየቅና እገዛን ማግኘት እንጂ ህዝቤ ላይ ማለት ተራዲዮ ድርጅቱም ለሂዝብ የተከፈተ ነው እንግዲህ አጠቃላይ ማለት ነው። ለሂዝብ የተከፈተ ከሆነ ለሂዝብ ጥቅም የምውሉ የተለያዩ ፕሮጀክቶችን ለሂዝብ ቀርጾ ማሰራት አለበት

የስራ ልብስ ትለብሳለህ? አዎ የስራ ልብስ አሁን ስራ አሁን ደንብ ልብሶች ምናምን ካሉ እነዛን እለብሳለሁኝ። ግን አሁን እኔ የምስራበት ስራ ላይ ደምብ ሊብስ አልተሰፋም ምናምን ማለት እንድሰፋም በቢሮ ደረጃ እንትን ማለት በጽፈበት ደረጃ እንዲሰፋ ማለት የተደረገ ነገር የለም። ስለዚህ ሁሉም ሰው ያለ ደንብ ልብስ ስለመሰራት እኔም ያው እንደዛ ነው የምሰራው። እና ዋናው ደንብ ልብስም የሆነ እንትኑ ከስራ ማለት ስራ ሰው ስራ እንዲሰራ ነው እንጂ ሌላ ለየት ያለ እንትን የለም። ስለዚህ ስራ ለሚሰራ ሰው የትኛውንም ማንኛውንም ብዙ ለብሶ ስራ መስራት አለበት። ግን ያ ደምብ ልብሶን ለየት ያለ ልብስ የሚያስፈልገው ለምንድነው? አንደኛ ደንበኛና ሰራተኛን ለመለየት አለኝ አሁን ሰራተኛ ደንበኛ መጥተው ሰራተኛውን በቀላሉ ማግኘት የምችለው በዩኒፎርሙ ነው። ካልሆነ ባጅ ምናምን ካለ ነው። አሊያ ሁሉም ሰራተኛ ወይም ሁሉም እንትን ተመሳስሎ ልታይ ስለምችል ማን ጋር አቤት ማለት እንደምችል ወይም ማንን ጠይቆ መፍትሄ ማግኘት እንደምችል ስለማያውቅ ለደንበኛ በጣም አስቸጋሪ ያደርጋል ማለት ነው። ቀጥሎ ደግሞ አሁን ነህ ከሌላ ቦታ አሁን ለምሳሌ ለሚመጣም ሰው በጣም አስቸጋሪ ነው። ማለነው ሁለተኛ ደግሞ ለቁጥጥርም ሊከብድ ይችላል አሁን ደንብ ልብስ የለበሰና ያልለበሰ ማለት የለበሰ በጊዜው ማለት መገኘቱን አለመገኘቱን ያጣራል ማለት ነው። ያለበሰ ደግሞ ቢቀርም እንግዲህ ያጣራል እንግዲህ ከተዘናጋ ይቀራል ማለት ነው። ስለዚህ አስፈላጊ በሆንባቸው እንትኖች የሌለ ልረስም ስለሚችሉ ደንብ ልብስ በጣም አስፈላጊ ነገር ነው ማለት ነው። እና ትላበት ትላልቅ ድርጅቶቹ ደንብ ልብስ ምናምን ግዴታ ነው። ምክንያቱም ያለ ደንብ ልብስ ስራን አያስጀምሩም ማለት አያስቀጥለውም። አሁን ለምሳሌ ሆቴል ስንሄድ ሆቴል ላይ ራሱን የቻለ ፕሮቶኮል አለ አለባበስ ማንኛውም ሴቶችም ይሁን ወንዶች እና ያን ፕሮቶኮል ሳይጠብቁ ስራ መስራት አይችሉም። ለዛ ፕሮቶኮላቸውን ጠብቆ ስራን የሚሰሩት በዛ ልክ ነው። አሁን ለምሳሌ አንድ ሴት አስተነጋጅ አጠር ያለ ቀሚስ ወይም ጎርድና የሆኔ በጣም የሚያምሩ ልብሶችን ለብሰህ ወንዶችን ለማማለል ማለት ነው መቅረብ አለባት። ማለት በእነሱ እንትን ከስተመርን ለመሳብ ይላሉ ከስተመርን ለመሳብ እንዲህ ማድረግ አለባት። በሌላ በኩል ደግሞ አሁን ሌሎች የድርጅቶች አካባቢ እንዲህ አይነት ነገር በእርግጥ ባይኖርም ግን አለባበሳቸው ወደ ባንክ አካባቢ ስንሄድ አሁን አለባበሳቸው ልክ ለየት ከሌሎች ለየት ተደርጎ ይሄ የባንክ ሰራተኛ ነው። ሰው እስክንድረስ የመለየት ማለት አይቶ የመለየት ስራ ሊሰራ ይችላል። እና አሁን ሌላ አሁን በመንግስት መስሪያ ቤት አካባቢ እንዲህ አይነት ልብሶቹ አይታወቁም ማለት አይለበሱም። ለምን ቢባል ሰው በራሱን ህይወት የመንግስት ደሞዝ ስለማይበቃ እንግዲህ ሰው የፈለገውን አንድ ረካሽ የሆኑ ልብሶችንም ይለብሳል። ደንቢ ልብስ ቢኖር ኖሮ እንደዚህ ብዙም አይቸገሩም ማለ እንደ ፖሊስ ራሳቸውን ለየት ተደርጎ የሚለብሱን ልብስ ካለ ብዙም ሰው አይቸገርም ለልብስ ማለት ነው። ለልብስ ተጨንቆ ምናምን የሚያደርግ ነገር የለም። ስለዚህ ያን ደንብ ልብስ አጥቦ ምናምን ይለብሳል ከዛ ስራ ይገባል። ማለነው እና ደምብ ልብስ በጣም አስፈላጊ ነገር ነው። እንዴ እንደኔ ደምብ ልብስን ለብሶ ስራ መስራት አንደኛ ወጪንም እንትንም የልብስ ወጪን ምናምን የመቀነስ አቅም በጣም ከፍተኛ ነው

መዝገቦችን ትመዘግባለህ አዎ ማለት መዝገብ እሚባለው ነገር ሲጀመር የሚያስፈልገው ነገር ምንድነው? አንድን ነገር መዝግቦ ለማስቀመጥ አሁን ለምሳሌ የህይወት ታሪክ ሊሆን ይችላል እንደ የወጪ ገቢ ነገሮችን ሊሆኑ ይችላሉ እያንዳንዱን ነገር መዝግቦ ማስቀመጥ አሁን ታሪክ ከሆነ ታሪኩን ቅደም ተከተል በዚህ በቀኑና በሰአቱ የተከናወኑ ነገሮችን ጽፎ ማስቀመጥ በጣም አስፈላጊ ነገር ነው። እና በተለይ እንዲህ አይነት ስራዎችን የሚሰሩት የድሮ ሰዎች ካልሆነ ደግሞ ነጮች ወይም ፈረንጆች እንዲህ አይነት እንትኖችን ይሰራል ማለት ነው። ምንድነው? የሚያደርጉት የህይወት ታሪክ አሁን አንድ ህፃን ሲወለድ የትውልድ ሰዓት ቀን ሰከንዶችን ምናምን ተመዝግበው ይቀመጣሉ። ተመዝግበው ከተቀመጠ በኋላ እንግዲህ በእያንዳንዱ እንትን ልጅ እያለ የሚያደርጋቸው ታሪኮቹ ምናምን እየተጻፉ እየተጻፉ እየተጻፉ ልጁ ራሱን እስኪችል ድረስ ይደረጋል ከዛ ልጁ የቀጥ ማለት የቆመበት ከቆመበት ይቀጥላል ማለት ነው። ታሪኩን ከዛ እንደዛ እያለ እያለ እያለ ታሪክን ማስቀመጥ ጽፎ ማስቀመጥ በመዝገብ መልክ ማስቀመጥ ይቻላል ማለት ነው። ሁለተኛው ደግሞ ምንድነው? አሁን በተለይ ነጋዴ ወጪ ገቢ አንድን ነገር ወጭውንና ገቢውን ለማወቅ ምዝገባ ያስፈልጋል ማለት ነው። ወጪን ካወቀ ማለት ገቢውን ካወቀ ወጪዎችን ካወቀ ገንዘቡን አጠቃላይ ያለ ኔት እና በእጅ ትርፉን ምናምን ለመለየት በጣም አስፈላጊ ነገር ነው። ሌላው ደግሞ በሌሎች አሁን ስራ ዘርፍ ላይ በመንግስትም መስሪያ ቤት ሌጀር ማለት ነው። አሁን እንዲህ አይነት ሌጀሮቹ ለመቆጣጠር አንዳንድ ነገሮችን ለመከታተል የቀሩ ነገሮች ካሉ ለቅሞ ለመስራ ለማሰራት እንዲህ አይነት ነገሮች ተመዝግበው መቀመጥ በጣም አስፈላጊ ነገር ነው። አሁን አብዛኛውን ጊዜ በመንግስት መስሪያ ቤት ስብሰባ ምናምን ወይም እንዲህ የሆኑ ነገሮች ሲኖሩ ምን ይደረጋል የቃለ ጉባኤ ይያዛል ይመዘገባል ማለት ነው። ቃለ ጉባኤ ተመዝግቦ እያንዳንዱ ነገር እከሌ ምን አለ እከሌ እከሌት ምን አለች አያንዳንዱን ነገር ተመዝግቦ ከ ከ አሁን ከባለድርሻ አካሉም ከሀላፊውም ከከ ጠረንቤዛውም ከ እንትን ምን እንደተባለ ምላሹንም በዛ ልክ ለተጠየቀው ጥያቄ ጥያቄውን በመቀጠል ምላሹንም በዛ ልክ ድንገት እድሉን ተከታታይ የሚያገኝ ከሆነ ጥያቄውና መልሱን አንድ ላይ ማስቀመጥ ይቻላል። ካልሆነ ደግሞ ጥያቄ አንሽዎቹ የራሳቸውን ጥያቄ ያነሳሉ ምላሽ የሚሰጠው ሰውዬ ደግሞ በመጨረሻ እድሉን ወስዶ ለዛ ነገር ምላሾችን እየሰጠ ይሄዳል ማለት ነው። እና ያ ምላሽም ደግሞ ሁሉም ነገር የሚያወሩት ነገር በአጫጭር ቃላት ያው እየተመዘገቡ ይሄዳሉ ማለት ነው። ያ የሚመዘገበው ደግሞ እንዴት ነው? አንድ ሰው አሁን ለምሳሌ ቃል ጉባኤ አሁን አንድ ሰው የሌለበት ማለት የሌለበት ቦታ ሆኖ ቃል ጉባኤውን ሌላ ቦታ ቃል ጉባኤ ሰዓት ላይ የሌለ ሰው ወይም ካልሆነ ደግሞ ለሌላ አካል ለማሳየት ግልጽ የሆነ አጸጻፉም ግልጽ የሆነ ነገር መሆን አለበት ይላል ህጉ እና ሲጽፉም ደግሞ ግልጽ አድርገው እያንዳንዷን ነገር ይጽፋሉ ማለት ነው። ያ መዝግቦ ማስቀመጥ አጭር እና ግልጽ መዝግቦ ማስቀመጥ የሚጠቅመው ለምንድነው? እንደ ማስረጃ እና እንደ መረጃ ይጠቅማል ማለት ነው። ስለዚህ አንድ ነገር ተጽፎ ተቀመጠ ወይም ተፈራርሞ አንድ እንትን አስቀመጠ ማለት እንደ መረጃ ነው ማለት ነው። ማስረጃም ሊሆን ይችላል

አዎ። ከስራ ባልደረቦቼ ጋር ጥሩ የሆነ ግንኙነት አለህ ይላል እና ጥሩ የሆነ ግንኙነት አዎ አለኝ። ማለት ኧ ስራ ባልደረባ ሲባል እኔ አውን የተለያየ ቦታዎች የተለያዩ ስራዎችን እሰራለን። በሚሰራበት ሳ ላይ እ ከእነሱ ጋር። ከባልደረቦቼ ጋር ያው ተግባብቼ ተስማምቼ ስራውን ያው መስራት ነው። ዋና አላማው ምንድነው እ በስራ ላይ የምፈጠሩ ችግሮች እንዳይኖሩ እ ያግዛል ማለት ነው፤ ተቀራርቦ መስራት። እና አብዛኛውን ጊዜ እንግዲ እ እኔ ችግሮቹ እንዳይፈጠሩ ቅድሚያ ጢንቃቄ እየወሰድኩኝ እያንዳንዷን ነገር ኧ ሰራለውኝ። እ ችግር ምፈጠርም ከሆነ ቶሎ አስቸኳይ እ እንዳይወሳሰብ የማድረግ ስራ መሰራት አለበት። እና እኔም እንዲህ አይነት አሁን ለምሳሌ አንድ ድርጅት ላይ ተቀጥሬ እየሰራው እ ከሰው ጋር ማልግባባ አይነት ሰው ከሆንኩኝ ስራውን መስራት አልችልም ማለት ነው። አጭርና ግልጽ። ስራውን እኔም መስራት አይችልም፣ ሌላው ደግሞ እንዳይሰራ ኢንቅፋት ሊሆን እችላልው። ስለዚህ እንዲህ አይነት ድርጊቶቹ ለ ለውጥ ወይም ለመስሪያ ቤቱ እድገት እና ለውጥ በጣም አስቸጋሪ ነገሮች ናቸው። ስለዚህ እንዲህ አይነት ተገበ ማለት ባህሪያት ካለው እንኳን ባህሪያትን ኧ መቅረፍ መቻል፣ መ መቀረፍ መቻል አለባቸው ማለት እንዲ አይነት ባህሪያት። ስለዚህ ኧ እያንዳንዱን ነገር ኧ የምትፈጠሩ ነገሮችን ኧ መከታተል፣ ማየት፣ እ መቆጣጠር አስፈላጊ ሆኖ ሳለ ኧ ደግሞ ከስራ ባልደረቦች ጋር አሁን ሀላፊም ቢቶን እ መግባባት ኬሌለ እ ሁል ጊዜ ቁጣና ቢሲጭት፣ እ የሆነ ተናጋሪ ምናምን ከ ከሆንክ ላትግባባ ትችላለ ማለት ነው ከስራ ባልደረቦች ጋር። ስለዚ ከድስስራ ባልደረቦች ጋር አልተስማማም ማለት። ካለህበት ቦታ የመወረድ ቻንሱ ከፍተኛ ነው ማለት ነው። ስለዚ እ እንዲ አይነት ነገሮቹ እንዳይከሰቱ ቅድሚያ እ ከባልረቦች ወይም ከዛ ካሉ ሰዎች ጋር የመግባባትና የመስማማት ነገሮችን ማድረግ አስፈላጊ ነገር ነው። ስለዚህ ሰው ልጅ እስከሆነን ድረስ ድንገት ጥፋ ጥፋት ሊናጠፋ ሲለሚንችል በጣም ባጠፋነው ጊዜ እንግዲህ ይቅርታ ጠይቀን እ ወደ ስራ መመለስ አስፈላጊ ነገር ነው። ስለዚህ እንዲ አይነት ተግባራትን ኧ ይቅር አለማለት፣ እ ተናዳጅነትን፣ ቁጣ እ እንደዚ አይነት ነገሮችን ሁሉ ኧ ሰው ከራሱ የማስወገድ ስራ ኧ ቢሰ ቢሰራ በጣም አስፈላጊ ነገር ነው። ስለዚህ ንዴትና ቁጣ፣ ቢስጭት እ ብዙም አስፈላጊ ስለአይደለ ኧ ነገሮችን ኧ በሰከነ መንገድ ኧ ማየትና ኧ ችግሮቹን የመፍታት እ ዚንባሌ ብኖር በጣም አስፈላ ጥሩ ነገር ነው ማለት ነው። ስለዚ ከስራ ባልደረቦች ጋር ተገባብቶ እ በመስራት ለድርጅቱ ለውጥና፣ እ ለድርጅቱ ትራንስፎርሜሽን ኧ ማለት በጣም አስፈላጊ ነገር ስለሆነ እ አንድ ሰው ራሱን ማዘጋጀት አለበት። ባሂሪ ችግር እንኳን ብኖርም እንዴት አርጌ ከሰው ጋር መግባባት እችላለሁኝ፣ እንዴት አርጌ እ ተስማምቼ ስራውን ማስቀጠል እችላለሁኝ፤ የምለውን መንገዶቹን በራሱ ማጥናት። ካልሆነ ደግሞ ፎትራፊስቶች አሉ። እነዛ ማለት የሰውን ሴቢና እንትን ሚያረጉ። ስለ ሴቢና ሚያሰለጥኑ ማለት ነው። እነዛን ስልጠናዎችን ወስዶ ቢቁ ሆኖ ወደ ስራ መግባት ይችላል ማለት ነው። ስለዚ አንድ ሰው የሲቢናውን ባሂሪ ለውጥ ሚያስፈልግ ከሆነ የባሂሪን ለውጥ ተምሮ፣ ጨርሶ፣ እ ተቀይረው ወደ ስራ ገብቶ ስራውን መስራት አለበት። ካሎነ ደግሞ እንግዲህ ስራ ከ ከ ባለ ድርሻ ወይም ከባለ ኧ ድርቦች ጋር ኧ የሚያጋጭ ምናምን ከሆነ ስራው አይሰራም ማለት ነው።

የአካባቢ አካባቢያዊ ገብያ እንዴት? ነው አካባቢያዊ ገብያ አንድን ነገር ሎካል አሁን እንትን ዋጋ እንትን ያደርጋል ማለት ነው። አሁን ዝቅተኛ አካባቢ ላይ የምትሸጡና እዛ ወጥቶ ደግሞ ኢንተርናሽናል የሚሸጡ ዋጋዎች ሰማይና ማለት ብዙ ልዩነቶች አሉ ማለት ነው። ስለዚህ አካባቢው ላይ ዋጋ ዝቅ ይላል በየትኛውም እንትን መመዘኛ ምክንያቱም መንገድ ላይ ትራንስፖርት አለ ሌሎች ወጪዎች ስላሉ የመጓጓዣ ምኑ ምኑ ምኑ ሲደመር እንግዲህ አካባቢ ላይ ያለው ዝቅ ማለት አለበት። አሁን ለምሳሌ አሁን ቡና ነጋዴ እንበል ቡና ነጋዴ ጃንፌሎም ጃንፌል ለመግዛት ምን ማድረግ አለበት ዋጋው እዛ ካለው እዚህ ያለው በጣም መውረድ አለበት ካልሆነ አያዋጣውም። አይደለም ነግዶ ስለዚህ ቡና የሚነግድ ሰው ለምሳሌ እዚህ አንድ ሺህ ብር የምገዛ ከሆነ እዛ ደግሞ አንድ ሺህ ሁለት መቶ ብር እንኳን የሚሸጥ ከሆነ ላይተርፍለት ይችላል። ስለዚህ እዚህ ቢያንስ አምስት መቶ ገዝተው ከዛ እዛ ሄደው አንድ ሺህ አምስት አምስት ወይም አንድ ሺህ የሚሸጥ ከሆነ ትንሽዬ ትርፍ ትኖራለች ማለት ነው። ስለዚህ ትርፎችን አስልቶ ስራ መስራት በጣም አስፈላጊ ነገር ነገር ስለሆነ ሎካሊ እዛ ሰፈር አካባቢ የሚሰሩ ስራዎችን በጥንቃቄ መስራት አስፈላጊ ነገር ነው። እና ሎካል የተሰሩ ስራዎች ማለት ሎካል ላይ የምንገዛቸው ነገሮች እዛ ደግሞ ወጋው እንዳይወርድም ጥንቃቄ መውሰድ አስፈላጊ ነገር ነው። አካባቢ ገብያ ተብሎ ዝም ብሎ የሚገዛ ነገር መኖር የለበትም። ተጣርቶ የመጨረሻ ዋጋውን ለምሳሌ የኢንተርናሽናል እንትኑ ዋጋው በየቀኑ ሊስት ይወጣል እና የሚቀንስ ገበያ እውነት የሚቀንስ ከሆነ መግዛት አስፈላጊ አይደለም። ማለት ሊያስከስረው ስለሚችል እንዲህ አይነት ነገሮች ላይ ከመግዛት ዋጋውን ዝቅ የማድረግ ከሌሎች ነጋዴ አካላት ጋር ተነጋግሮ አሁን የልና ጥራጥሬን የሚነግር ሰው ስለ የልና ጥራጥሬ ያለውን ነገር ላይ ያለውን ነገር ከሌሎች ጋር ተናቦ ዋጋውን አርሶ አንደሩም በማይጎዳ መልኩ ዝቅ ማድረግ አስፈላጊ ነገር ነው። አስተዋደሩም መጎዳት የለበትም። አሁን ለዳፍን ለዩራ አውጥቶ ለእርሻ ጉልበት ዘር አውጥቶ ሶስት አራት ጊዜ ታርሶ ተኮትክቶ እንደዛ የተደረገውን እርሻ ስራውን የሰውየውንም ጉልበትና ድካም ዘይሮ ሳያወጣ ለስራዎቹ ኪብደት ተሰጥቶ አርሶ አደሮቹ ምን እንዳይጎዱ ነጋዴውም ራሱ እንዳይጎዳ እያንዳንዷን ጥንቃቄ የወሰደ ስራ መስራት መሰራት አለበት። ገብያ ተወስዶ የሚሸጡ ነገሮችም ደግሞ ዋጋም የሚያወጡ ነገሮች መሆናቸው ስላለባቸው እያንዳንዱን ነገር ማጥናትና ማየት አስፈላጊ ነገር ነው። ስለዚህ መቸኮል አያስፈልግም ማለት ነው። ገቢያ አካባቢ ገብያ ተብሎ ዋጋውን ስማ ወጡ መግዛት አስፈላ ግን ነገር ስላይደለም። እያንዳንዱን ነገር በጥሞና መከታተል ላይ ያለውን ገበያ ገበያውንም በሆነ መከታተል ስለዚህ ዋጋውንም ብሆን ተነጋግረው ፊክሲል የሆነ ነገር ማስቀመጥ በጣም አስፈላጊ ነገር ነው። ካልሆነ አስቸጋሪ ነው የሚያደርገው ገበያውን እውነታውን ማለት ነው።